ገንፎ ያው እንደተወሰነ እበላለሁ ግን እንደሌሎች ምግቦች አዘውትሬ አልመግበውም አልበላም። በተወሰነ መጠን እመገባለሁ። ያው አልፎ አልፎ ማለት ነው እንጂ እንደ ሌላው ምግብ አዘውትሮ ወይም እንደ እንጀራና እንደ ሽሮ እንደነዚህ አይነት ነገሮች። አዘውትሬ አልጠቀምም። በተለይ አንዳንዴ ያው እንዳገራችን ያህል በተዚ ወሊድ ቦታ ላይ ወላድ እናቶች ስንሄድ። የምግብ ዝግጅት ስጋ ሰርተን ለተለያዩ እናቶች እና ህፃናት ስናሳይ። አንዳንዴ ደግሞ ከቤቴ አልፌ አልፌ እጠቀማለሁ። እንጂ ምሉ እንደሌላው ምግብ ወይም ደግሞ ሌላ እንደምጠቀመው ምግብ አዘውትሬ አልጠቀምም።

አብዛኛውን ጊዜ የምወደው ሽታ በተለይ እነዚህ የአበባ ሽታዎች እንደገና ነጭ የሚባል የአትክልት አይነት አለ እሱም የነጭ ሽታ የአበባ ሽታ ይጥመኛል የጽጌረዳ ሽታ። እነዚህ ሽታዎች በጣም ደስ ይሉኛል። ከዚያ ደግሞ ከ እንትኖች መካከል ያው ከቤቶች ሽታዎች መካከል የሽቶዎች አሉ ቀለል ያሉ ሽታዎች ሽታ። ደስ ይለኛል የሰንደል ሽታ ደስ ይለኛል። እነዚህ ሽታዎች ሰንደል ሲጨስ የሚሸቱ ሽታዎች እኔ ጭስ ጭሳጭሶች እነዚህ የልዋንጃ እነዚህ ሽታዎች በጣም ይናፍቁኛል። እነዚህን ሽቶዎች አብዛኛውን አዘውትሬ የምጠቀማቸው ሽታዎች ናቸው። እንዲሸቱኝ የምፈልጋቸውን ደግሞ እንዲሸቱኝ የማደርጋቸው ሽታዎች ናቸው። እነዚህ ሽታዎች ብዙ ጊዜ በጣም ይመቸኛል አይረብሹኝም። ደስ ይላል።

ወተት እጠጣለሁ ያው ብዙም እንደሌላው ነገር ወይም እንደ ቡና እንደምጠጣው ቡናን እለት እለት እጠጣለሁ ነገር ግን እንደዚህ እለት እለት ወተትን አልጠጣም። ብዙም ፍላጎት የለኝም። እንጂ ያው ሲኖር አልፌ አልፎ አልፎ እጠጣለሁ። አብዛኛውን ጊዜ ግን አተኩሬ ወተትን አልጠጣም። አወ ምክንያቱም እኔም ብዙም ያው የወተት ፍላጎቱ ያንያህል ስለሆንኩኝ። በትኩረት ሰጥቼ አልጠጣም ቢያንስ በወር ቢበዛ በጣም ቢበዛ ወደ አስር ቀኖች ያህል እጠጣለሁ። ያው እንደሌሎች ወይም እንደምወዳቸው ነገሮች እንደ ቡና ደይሊ በየቀኑ አልጠጣም። እንጂ ወተት እወዳለሁ አጠጣለሁ።

ማታ ከስራ በኋላ ከተመለስኩ በኋላ ያው ወደ ቤቴ እመለሳለሁ። ልብሴን ቀይሬ ያው መክሰስ አበስላለሁ ከዛ ራት አበስላለሁ መክሰሴን እና ራቴን ከበላን በኋላ ከበላው በኋላ፣ ቤት ላይ የነገን ስራዎች የተለያዩ ስራዎችን ጠዋት ላይ ወደ ስራ ለመሄድ እንዲመቸኝ፣ የሚሰሩ ስራዎችን ሰርቼ አድራለሁ፤ ከዚያ በኋላ የተለያዩ ስራዎች ሪፖርቶች ካሉ የሚሰሩ ስራዎች የቢሮ ስራዎችን ቤቴ ይዤ መጥቼ እሰራለሁ። ሪፖርት የሚላኩትን እልካለሁ ወደሚፈለገው አካል ወደ ዞን ወደ ክልልም ሆነ ገብረ መልሶችን ወደ ታች እልካለሁ። ይህንን ካደረኩ በኋላ ያው ቴሌቪዥን ካለ ቴሌቪዥን ሳይ ሶሻል ሚዲያ በተወሰነ እጠቀማለሁ። ቢበዛ እስከ ስድስት ሰዓት ምናምን ከቆየሁ በኋላ እተኛለሁ።

ከቤቴ ስራ ቦታዬ በጣም የራቀ አይደለም፤ ቅርብ ነው፤ ቢበዛ ከሰላሳ ደቂቃ አይበልጥም፤ ምሄደው በእግሬ ነው፤ ቅርብ ነው አይርቅም፤ ነገር ግን፣ ያው ወደ ታች ወደ ቀበሌዎች፣ ወደ ጤና ጣቢያዎች፣ ወደ ተለያያዩ ቦታ ወደታች ስንወድ ግን ራቅ ያለ ቦታ ነው የምንሄደው፤ ምንሄደው በትራንስፖርት ነው፤ ራቅ ያለ ነው እስከ ሃያ ሶስት ኪሎ ሜትር ያህል እንሄዳለን፤ ከዚያም በላይ ያሉ ቦታዎች አሉ፤ ይሄንን የምንጠቀመው ለምንድነው፤ ያው ለስራ፣ ለድጋፍ፣ ለክትትል፣ ስንሄድ እስከ እነዚህ ቦታዎች ድረስ እንሄዳለን፤ ይሄንን ዋናው የማጣንበት አላማ እና ጥቅሙ ድጋፍ ለማድረግ ነው ምሄደው፤ ምሰራው ስራ ያው በክፍሌ ያሉ ስራዎቼን፣ ተግባሬን፣ እንዴት እንደ እየተሰራ እንደሆነ ያለውን ለመከታተል፤ ሪፖርቶችን፤ የአገልግሎት አሰጣጦችን ለማየት እስከታችን ድረስ ስሄድ፤ ራቅ ያለ ቦታ እስከ ሃያ ሶስት ኪሎ ሜትም ድረስ እሄዳለሁ፤

አዎ ትንኞች በአካባቢ አሉ በተለይ ትንሽ የቆሸሸ ቦታ ሲያገኙ ንጽህና የጎደለ አከባቢ ካገኙ በጣም ይኖራሉ አሉ እነዚህን ትንኞች ለማጥፋት የትንኝ ማጥፊያዎችን እጠቀማለሁ አብዛኛውን ጊዜ እነሱን እጠቀማለሁ የተለያዩ የሚጨሱ ጭሶችን አጨሳለሁ አብዛኛውን ያው ቤት ውስጥ ባይኖሩ በአካባቢው በግቢው እነዚህ ትንኞች ይኖራሉ በተለይ የተለያየ አላስፈላጊ ሽታዎች ቆሻሻዎች ባሉበት ቦታ ላይ ትንኞች በብዛት ይገኛሉ። እና በአካባቢው ላይ ያው ጽዳት በሚጎድልባቸው ቦታዎች ትንኞች አሉ ይሄንን ለማድረግ የተለያዩ ነገሮችን እንጠቀማለን።

የስራ ቦታየ አሁን ደህንነቱ ጥሩ ነው። ያው ስራና ስራ ብቻ ካደርግክ ያው ምንም የሚያጋጥም ነገር የለም። የተለያዩ ጎን ለጎን ሌላ ስራዎች ከተለያዩ ነገሮች ጋር ንክኪነት ከሌለህና ትኩረትህ ስራ ጋር ከሆነ ምንም ችግር አይኖርም። አንድና አንድ ስራህን መሰረት አድርጎ ወደ ስራ በመግባት ስራ ከተሰራ ምንም አይነት ችግር አያጋጥምም። ሌላ ጎን ለጎን የሚሰሩ ስርዎች ወይም ደግሞ ከተለያዩ ከፖለቲካ ጋር ከምናምን ጋር ንክኪነት ካለ የስራ የስራ ቦታ ደህንነቱ ችግር ሊያጋጥመው ይችላል። ነገር ግን ስራን መሰረት አድርጎ ለስራ ብቻ እና ለስራ ብቻ ትኩረት ተሰጥቶ የሚሰራ ከሆነ ህዝብን አገልጋይ ከተደረገ የህዝብን አገልጋይነት መሰረት አድርግ ከተነሳህ ምንም አይነት የስራ ችግር አያጋጥምም። ስለዚህ ደህንነቱ የተጠበቀና ጥሩ የስራ አፈጻጸም ጥሩ የሰው ማግኘት ከሰው ጋር ግንኙነት ከህዝብ ጋር ግንኙነት ከተለያየ አካላት ግንኙነት ይኖራል። ይሄንን መሰረት አድርጎ ስራ እየተሰራ ከሆነ የስራ ደህንነቱ በጣም ጥሩ ነው።

ስልኬን ያው በአስፈላጊነቱ እሞላለሁ። ግን አብዛኛውን በሶስት ቀን ቢያንስ በሶስት ቀን እሞላለሁ። ግን ያው ብዙ ጊዜ ኢንተርኔት ስለምጠቀም ቴሌግራም እነዚህ እነዚህን ነገር ስለምጠቀም በቀን እሞላለሁ። ቢያነስ በሳምንት በሶስት ቀን የግድ እሞላለሁ። ይሄም ማአለት ምንድነው ያው እንዳሞላሌ ነው። ብዙ በሞላው ቁጥር ያው ይቆያል ብዙ ባልሞላ። በሶስት ቀን እሞላለሁ በሳምንት አንድ ጊዜ የምሞላበት ጊዜ ባለ እንደ መጠኑ እንደ ብር አሞላሌ። የሚቆየው። እናም ያው አስፈላጊ የስራ ብዛት የሚኖርበት ወቅት ሲሆን ያው በየቀኑ በሁለት ቀን በሶስት ቀን ይሞላል። በሳምንት የሚሞላበት ጊዜ አለ። ስለዚህ ያው ቢበዛ ዋናው እንትኑ ቢያነስ እስከ ሶስት ቀን ባለው እሞላለሁ።

ቅሬታዎችን ያው እንዳመጣጡ በራሴ ሙያ ላይ ወይም ደግሞ በራሴ ክፍል ላይ የመጡ ቅሬታዎች ካሉ እንዳመጣጡ አስተናግዳለሁ አሁን ለምሳሌ በሽተኛ ችግር ካለ ያው እንደ ጤና ባለሙያነት ችግር ያለበት ወይም ደግሞ ከመድሃኒት አሰጣጥ ጋር ከአወሳሰድ ጋር ወይም ደግሞ ትክክለኛ አገልግሎት ያላገኘ ካለ እንደ አመጣጡ ቅሬታዎችን አስተናግዳለሁ። በትትና ጥሩ አቀባበል በማድረግ እና ያሉትም ችግሮች ምንድን ናቸው ብዬ ተቀብዬ ችግሮን መፍታት የምችለውን ያህል ችግሮችን በመቀበል ቅርንታዎችን ለማስተናገድ እሞክራለሁ። ያም ሆኖ ቅሬታዎች በወቅቱ የማይፈቱ ከሆነ አድሮ ውሎም ለመፈታት የሚችሉ ቅሬታዎችን አድሪያ ሰውዬም አውዬም ቢሆን ለመፍታት እሞክራለሁ። ባለጉዳዬ ወይም ደግሞ ሌላ ሰው ጓደኛዬ ወይም ቤተሰብ ሊሆን ይችላል ቅሬታ ካለ ቅሬታ ለመፍታት ወደኋላ አልልም። ቅሬታዎችን አስተናግዳለሁ እንዳመጣጡ እንደ ቅሬታው ችግርና ክብደትና ቅለት በማየት አስተናግዳለሁ።

ያው ኢሜል ያው ሴት ኢሜል የምልከው ቢያነስ ለት ኢሜል እልካለሁ ይሄንም የምትጠቀመውና የምልከው ለስራና ለስራ ነው ምትጠቀመው። ለተለያዩ ስራዎች ፕሮግራሞች የሪፖርት መቀባበያዎች። እንደነዚህ ለነዚህ ሲባል ያው ኢሜሎችን ላስፈላጊው ሰው እንደተፈለገ ቦታ ላስፈላጊ ስራ እና ላስፈላጊ ተግባር ኢሜላችን እልካለሁ። እነዚህም ምልካቸው ኢሜሎች ሁለት ኢሜሎች እልካለሁ። ወይም ደግሞ ያው እጠቀማለሁ በአብዛኛው ጊዜ ማለት ነው። እና ይሄንን ስል ደግሞ ምንድነው? ያው ከዚያ ሰው ጋር ኮንታት በመፍጠር እነዚህን ኢሜሎች የኔ መሆኑን ከሰበው በኋላ ያው አልካለው እጠቀማለሁ።

ያው በቀን ስልክን በስንት ሰዓት ትጠቀማለህ? የሚለው እኔ ቆጥሬውም አላውቅም። አሁን ብዙ ጊዜ ስራ ስለሚበዛብኝ ብዙ ጊዜ ስልኬን እጠቀማለሁ። በተለይ እነዚህን ቴሌግራም ላይ ያሉትን የተለያዩ ነገሮችን ለማስተላለፍ ለመደወል ስልክ ለመደወል ሁሌም ቢሆን ስልኬ ከእጅ ላይ ተጣች ተላቆኝ አያውቅም በጣም ብዙ ጊዜ እጠቀማለሁ። ግን ነገር ግን ያው ስንት ጊዜ? ለመደወል በዚህ ጊዜ ለመደወል። ቢበዛ በቀን ወደ ለስልክ መደወል ብቻ ከሆነ ቢያንስ በቀን አነስተኛ ወደ ሰባት ስምንት ሰው በቀን እደውላለሁ። ያን አጋጣሚ ዘመቻዎች ተግባራት ዝቅተኛ በሆነ ሰዓት ነው። እንጂ ከዚያ በበለጠ በጣም በብዛት ስጠቀም ወደ ሃያ ሰው አስራ አምስት ሰው በቀን ምደውልበት ይኖራል። ያው ምክንያቱም ካለ የስራ ክብደት እና ካለው ከስራ ከክፍሉ ስራ ክብደት ጋራ አያይዤ ብዙ ዘመቻዎች ብዙ ስራዎችን ስለምሰራ። በጊዜ ስልኮች ስልኩ ወይም ደግሞ ስልኬ የኔ ስልኮች እጄ ላይ ብዙ ጊዜ ለቆ አያውቅም። ስለዚህ ብዙ ጊዜ እጠቀማለሁ በበለጠ ከፒሲዎቹ የበለጠ ስልኬን ስለምትጠቀም በጣም እጠቀማለሁ

አዎ፣ ላፕቶፕ ኮምፒውተር አለኝ። ያው ምክንያቱም ላፕቶፕ ከሌለኝ ስራ መስራት አልችልም። ላፕቶፕ ኮምፒውተር አለኝ። እየሰራሁበትም እገኛለሁ። ያው ምክንያቱም በላፕቶፕ ኮምፒውተር የሚሰሩ ስራዎች ብዙ ስራዎች ስለሆኑ ካለኝ ከስራ ክብደት ጋራ በጣም አስፈላጊ እቃ ነው። ኮምፒውተር አንዴ ላፕቶፕ። ይሄንን ለማድረግ የምንጠቀምበት አለ። የምጠቀምበት ሪፕሮቶችን እሰራለሁ፣ መረጃዎችን በሶፍትዌር እይዝበታለሁ፣ መረጃዎችን በእያንዳንዱ መረጃዎች ባስፈላጊው ሰዓት እና ባስፈላጊው ቦታ እይዛለሁ። እንደገና ከሰዎች ጋር ኮን እገናኝበታለሁ፣ በቴሌግራም እላላክበታለሁ፣ እና በጣም ጠቃሚና ወሳኝ እቃ በመሆኑ ላፕቶፕ አለኝ፣ እጠቀምበታለሁ እሰራበታለሁ።

የምሳ እረፍቴ ለአንድ ሰዓት ያህል ነው ይሄን ማለት ከስድስት ሰዓት ተኩል እስከ ሰባት ሰዓት ተኩል ድረስ ለአንድ ሰዓት ያህል የምሳ እረፍት አለኝ። እኔ ምሳ እረፍት ያው የምጠቅመው ቢሮ ውስጥ ሰውና ከቢሮ ወደ ቤቴ ስመጣ የምጠቀመው እረፍት ነው። ነገር ግን ከቢሮ ውጪ ፊልድ ወይም ደግሞ ሌላ ቦታ ወይም ደግሞ ለድጋፍ ለክትትል ወደ እታች ስንወርድ ወደ ቀበሌ ስንወርድ ያው የምሳ እረፍት የሚባል ነገር አይኖርም ሙሉውን ቀን ስራ ላይ እውላለሁ። ነገር ግን ዋናው በቋሚነት የምሳ እረፍት የሚሰጠው ወይም ደግሞ የሚጠቀመው አንድ ሰዓት ብቻ ነው። ይህን አንድ ሰዓት ከተጠቀምኩ በኋላ በአግባቡና በሰአቱ ወደ ስራ ቦታዬ እመለሳለሁ ያው ተግባራትን እንዳልኩት ባለው ሰዓት እና ጊዜ ማከናወን።

ዛሬ የአየር ሁኔታው ጥሩ ነው። ግን ያው በጣም ሞቃታማ የአየር ሁኔታ ነው ያለው ያው በተወሰነ ነፋሻ አየር አየር አለው። ግን የሚያዘነብለውና በይበልጥ ሚበዛው በጣም ሞቃታማ የአየር ፀባይ ፀባይ ነው ዛሬ ያለው። ይም ሆኖ ግን ያው እንደ ሰው ልጅ ጥሩ የሚባል የአየር ሁኔታ ነው ያለው። እና ያው ያለው የሰማያዊ ጥራት ሙቀቱ ያለው ይሄ ነው።

የምወደው መጽሐፍ ያነበብኩትን መጽሐፍ መጀመሪያም ጀምሮ በልጅነቴ ጀምሬ ያነበው የጀምሮ መጽሐፍ ያው ፍቅር እስከ መቃብር ነበር። ታሪኩ በጣም ደስ የሚልና ትክክለኛ ፍቅር የሚገለጽበት ትክክለኛ ሰው እና ትክክለኛ ፍቅር ለሰው ልጅ መሆን ያለበትን ነገር የሚያስተምር ነው። ብዬ ስለማስብ እኔ ከአነበብኳቸውና ከምወደው መጽሐፍ ውስጥ ይሄን መጽሐፍ እወደዋለሁ። ሳነበውም ውስጤን በጣም ሰጥቼ ያነበብኩት መጽሐፍ ስለሆነ ያው ይሄንን መጽሐፍ እወደዋለሁ

አዎ ሃይማኖታዊ ግብር እከብራለሁ ይሄን ሲባል ሃይማኖታዊ ግብር ሲባል በአመት አንድ ጊዜ የሚመጡ ባህሎች አሉ። በተለይ አሁን ለምሳሌ ዘገሊላ ሚካኤል አስትሪዮ ማርያም እነዚህ እነዚህ በዓሎች በአመት አንድ ጊዜ የሚመጡ ናቸው። እነዚህን በዓላቶች በአመት አንድ ጊዜ የሚመጡ ስለሆኑ ሃይማኖታዊ ትርጓሜው ስላላቸው እነዚህን በዓላት ብቻ ሳይሆን የተለያየ በዓላትን እንደየስማቸውና እንደየአክብሮታቸው እናክብሮታቸው እናከብራቸዋለሁ። ሳያከብራቸውም እንደ ምንድነው የሚለውን ነገር ትርጉማቸውን ተረድቼ ይዤ ጠይቄ እማላውቀውን አውቄ ያው አከብራለሁ። የማደርገውን ነገር እጄ አለ እጄ ያገኘሁትን እቤቴ ያገኘሁትን በራሴ አቅም ያለውን በማድረግ አከብራለሁ። እናም በማከብር ጊዜ ደስተኛ ሆኜ አከብራለሁ። ጥሩም ደስም የሚለው ሁኔታዎች አሉ። በተለይ እነዚህ በዓላት ያጣን የምናገኝበት ያ እና የምንደሰትበት ጊዜ በመሆኑ አከብራለሁ። እና በዓሉን ደስ በሚል

አዎ የሸክላ እቃዎችን እጠቀማለሁ የምጠቀምበት ምክንያት ለምን ለምን ነው። ለወጥ መስሪያ ድስቶቹን ለወጥ መስሪያ እጠቀማለሁ። ለቡና ማፍያ ጀበናዎችን እጠቀማለሁ። ለጭስ ማጨሻያ ሸክላዎችን እጠቀማለሁ። እንደገና እንደውሃ ወይም ድፍድፍ ወይም ጠላ የምንለውን ድፍድፍ ለመደፋደፊያ እነዚህን ጋኖችን ትልቆችን ስራዎችን እነዚህን እነዚህን ነገሮች እጠቀማለሁ። አለው አብዛኛውን ጊዜ ለ ጠላ መደፋደፊያና ለጠላ መበጥበጫ ለቡና ማፍሊያ ለወጥ መስሪያ ለእንጀራ መጋገሪያ ምጣጆችን እነዚህን ነገሮች እጠቀማለሁ ለስራ እላችኋለሁ። ያው አብዛኛውን ያለሱ እንጀራ መጋገር ስለማይቻል በጣም ጠቃሚ እቃ ነው። እላለሁ

የልጅነቴ የመኖሪያ ቤት ያው ከቤተሰቦቼ ጋር ነው ያደግኩ እናት አባቶቼ ከእህት ወንድሞቼ ጋራ ሆኜ በጋራ ነው ያደኩትኝ። ይኸው ያለው በልጅነቴ ስራዎችን ሰርቼ ብዙ ስራዎችን ሰርቼ ከታላቆቼና ከታናሾቼ ጋር ሆኜ ብዙ ስራዎችን ሰርቼ ቤተሰቤን አግዤ። ያደኩ ነኝ በጣም በጣም ብዙ ስራዎችን ሰርቼ ቤተሰቤን ደስ በምል ሁኔታ እየተማርኩኝ አገልግዬ ያደኩ ነኝ። ያው ታላቅ ወንድሞችም አሉኝ ታናሽ እህቶችም ወንድሞችም አሉኝ። በጋራ ሆነን ስራዎችን በጋራ እየሰራን አብረን ያደኩ እና እናትም አባትም ያለኝ ነበርኩ። አሁን ላይ ግን እናቴ አለች አባቴ የለም። ከዚህ አለም አልፏል። እና ይሄንን ሆኜ ነው ያደኩት።

አዎ በቻልኩት መጠን ያው በፍጥነት ነገሮችን መመለስ ወይም ደግሞ ማስተዋል እችላለሁ እሞክራለሁ። ያው በበለጠ ያለውን ነገር በፍጥነት ለመመለስ ያው ያሉ ነገሮችን በመጠቀም መመለስ ይቻላል። ግን ያው የቻሉትን ያወሩትን ነገሮችን በፍጥነት መመለሱ መተየብ እችላለሁ።

ፎቶ ማንሳት አዎ እወዳለሁ። ማንሳትም ሆነ መነሳት እወዳለሁ። ያው ፎቶ ማንሳት የምወድበት ምክንያት ምንድነው መረጃ ፎቶ ማለት ያው ቀሪ ሀብት እንደማለት ነው መረጃ ስለሆነ ስራዎችን ተግባራትን እንኳን ለመፈጸም በፎቶ የተገዘ መረጃ ቢሆን በጣም ደስ ስለሚል ፎቶዎችን በእያንዳንዱ ተግባር ወይም ደግሞ በእያንዳንዱ ስራ በምሰራበት ጊዜ በፎቶ የተደገፈ አደርጋለሁ በተለይ ስብሰባዎች ካሉ ስልጠናዎችን ስሰጥ፣ ስብሰባዎችን ሳደርግ፣ ግምገማዎችን ሳደርግ እነዚህን እነዚህን ነገሮች ለድጋፍ ስወጣ በተለያየ መንገድ ያው ፎቶዎችን ድጋፍ አድርጌ ወይም ደግሞ ፎቶዎችን መረጃ አድርጌ ስለምጠቀም ፎቶ ማንሳት አብዛኛውን ጊዜ እወዳለሁ። የምወድበት ምክንያት አንድ ቁጥር ምንድነው? መረጃ ስለሆነ ነው። መረጃ ስለሆነ ያው እንደ መረጃም ስለምጠቀምበት ፎቶዎችን ማንሳት በብዛት እወዳለሁ።

ከማወቀው ምሳሌ ላይ አንዱ ነገር ሲያመለጥ ፀጉር ሲመለጥ አይታወቅም። ምክንያቱም ይሄ ምን ለማለት ይኼን አባባል የምንጠቀመው ነገርን አላምጦ ነገርን አዳምጦ ምግብን አላምጦ የሚባለውም አንደኛው ምሳሌ ሲሆን ይሄን ማለት ነገርን ከመናገር ልክ ማዳመጥ አዳምጦ ቀስ ብሎ ነገርን ቶሎ ከመናገሬ ይልቅ ማዳመጥ እንደሚጠቅም ነው። እና በችኮላ ነገር ቶሎ ከተናገርና ኩፍ ነገር ነገር ሊወጣ ይችላል ወይም ደግሞ አላስፈላጊ ነገር ሊሆን ሊደረግ ይችላል። ስለዚህ ነገር አዳምጦ መናገር። ነገርን ቶሎ ከመናገር ማስተዋል ይቀድማል ማለት ነው። ስለዚህ ሰውን ማስቀየም ይኖራል። ወይም ስህተት ነገሮችን መናገር ይኖራል። ይሄ እንዳይሆን ነገርን አዳምጦ መናገር እንዳለብን

አው ምጠቀመው አንድ ትራስ ነው። ያው በምተኛበት ጊዜ ወይም ደግሞ በምቀመጥበት ጊዜ የምደገፈው ወይም ደግሞ የምጠቀመው ትራስ አንድ ነው። የመቀየሪያ የተለየ መቀየሪያ ቢኖርም የምጠቀመው ጥቅም ላይ ማውለው ግን በአንድ ጊዜ አንድ ትራስ እጠቀማለሁ። ይህንን ግን ያው በቋሚነት አንድ ትራስ እጠቀማለሁ ሳይሆን እየቀያየርኩ እንደአስፈላጊነቱ እጠቀማለሁ። ምክንያቱም ያው ሁሌ አንድ አንድ ትራስ ምጠቀም ከሆነ አብዛኛውን ጊዜ ሊቆሽ ስለሚችል ያው የተለያየ የተለያየ ትራሶችን እየቀያየሩክ እጠቀማለሁ። ግን በአንዴ ለጥቅም ማውለው ግን አንድ ትራስ ነው። ለኔ ብቻ ከሆነ አንድ ትራስ እጠቀማለሁ። እንደያስፈላጊነቱ በምቀመጥበት በምተኛበት ጊዜ ሁሉ ምጠቀመው አንድ ትራስ ነው።

ጠዋትም ማታም ሰው ነኝ። ያው ጠዋት ላይ በአዲስ አእምሮ ተነስቼ ስራዎችን ብተገብርም ማታም ያው የደከመ አይምሮዬን አሳርፋለሁ። ጠዋትም ሆነ ማታ ሰው ነኝ። ከሰው ጋራ በብዛት በትክክል አይምሮ ወይም ስሜት። ማነጋገር ደስ ይለኛል።

አላደርግም ድንጋይ ስብስብ አላደርግም። ምክንያቱም ሙያዬ ስላልሆነ ድንጋይ ስብስብ ማደርገው የለኝም አላደርግም። ያው ይሄን ስራ የሚሰሩት ሙያተኞች ስለሆኑ እኔ ብዙ ጊዜ ለዚህ ተግባር ወይም ደግሞ ለዚህ ስራ አድርጌም አላውቅም አላደርግም።

እሽ አብዛኜዉን ጊዜ ወደ ደቡብ እና ወደ ሰሜን አብዛኛውን ጊዜ ተጉዤ አውቃለሁ። የወ ምክንያቱም ወደ ደቡብ የተጓዙበት ያው አብዛኛውን ወደ ትምህርት ትምህርቶችን የወሰዱት ወደዚያ ስለሆነ እየወሰድኩት የነበሩበት ዩኒቨርሲቲ ትምህርት ቤት ወደዚያ ስለሆነ ወደ እሱ አብዛኛውን ጊዜ እጓዝ ነበር። ወደ ሰሜኑ ደግሞ ያው እንደተለያዩት ተግባራት ለስልጠናዎች ለስብሰባዎች እነዚህን ወደ እሷ አካባቢ የሄድኩት አብዛኛው ለስልጠና እና ለስብሰባዎች ስለሆነ አብዛኛዎች በተለይ በእነዚህ ሁለት አንጣዎች አቅጣጫዎች ላይ በዛ የሄዱባቸውን የተጎዙባቸው ቆ ቦታዎች ናቸው።

አዎ በጣም እሰማለሁ የጎረቤቶቼ ድምጽ በጣም ቅርበት ያለው ስለሆነ በግራም በቀኝም የጎረቤቶቼን ድምጽ እሰማለሁ። አልፎ ተርፎ ያው። የራስ እኔም ከዚህ ሆኜ እነሱ ከዚያው ሆነው። የምንነጋገራቸው የምንወያየው ነገር ካሉ እንነጋገራለን። እና የጎረቤቶችን ድምጽ። ያው በቀላሉ እሰማለሁ ማለትም ያለው ቅርበት በጣም ቅርብ ስለሆነ እሰማለሁ። ያው አስፈላጊ ነገር ሲሆንም ያው የተለያዩ ነገሮችን ኢንፎርሜሽን እንቀያይራለን። እና ያለው ነገር ያለውን ቅርርብነት ወይም ደግሞ ያለውን ጥሩ አቅራረብ ለማሳየት ከጎረቤቶቻችን ጋር የበለጠ እንገናኛለን እንሰማማለን ማለት ነው።

ያው ከምወደው በዓል በዋነኝነት የምወደው በዓል ጥምቀት ፋሲካና ገናን በጣም እወደዋለሁ ምወዳቸው በዓሎች እነዚህ ናቸው። ምክንያቱም ጥምቀት ያው እግዚአብሔር ጌታችን አምላካችን የተጠመቀበት በመሆኑ ከሃይማኖት ጋር ተያይዞ በጣም እወደዋለሁ። ገናም የጌታችን የመድኃኒታችን የልደት በዓሉ ስለሆነ በጣም እወደዋለሁ። ከዚያ በተረፈ ፋሲካን። የእግዚአብሔር የተሰቀለበት ለኛ ብሎ የሞተበትና የተሰቀለበት ደሙን አፍስሶሰ አጥንትን ለኛ ብሎ ራሱን እንትን ያለበት ስለሆነ ይሄን በዓል በጣም እወደዋለሁ። ይሄንም ለማድረግ ጾማቶች አሉ። የሱን ቃል እንትን ለማለት ጾመችን እየጾምኩ አከብረዋለሁ እወደዋለሁ።

ዋና ሀላፊነቴ ያው ሙያየ የጤና ባለሙያ ነኝ። ሀላፊነቴ የህፃናትና ስርዓተ ምግብ ወይም ደግሞ የህፃናት በሽታ መከላከል ኦፒሰር ነኝ። በጽህፈት ቤት ደረጃ ወይም በወረዳ ደረጃ ነው ምሰራው ነው አላፊነቴ ምንድነው? ህፃናትን ከሞትና ከበሽታ መከላከል መሰረት አድርጎ ከ እነዚህን በሽታዎችና ሞትን ለመከላከል ህፃናትን መታደግ ነው። እና የህፃናትን ጤንነት መጠበቅና መከላከል ነው ዋናው ሀላፊነቴ። እሄም ሲባል ለማህበረሰቡ እውቅና እና ትምህርት በመስጠት ለህፃናት ክትባቶችን በመስጠት። የተለያዩ ምግብ ወይም ደግሞ የተመጣጠነ ምግብ ለህፃናት እንዲደርሱ በማድረግ ዘመቻዎችን በማካሄድ እንደዚህ እንደዚህ በመስራት ይሄንን ለማህበረሰቡ ተደራሽ እንዲሆን እሰራለሁ። ሀላፊነቴንም ይሄን ተግባር በመስራት እወጣለሁ።

የምወደው አትክልት ማንጎ አቩካዶና ሙዝ እነዚህን ነገሮች በጣም አወዳለው። በተለይ የማንጎና የአቩካዶ ጁሶችን በጣም እወዳለሁ። ማንጎ አቩካዶ አቩካዶን በተለይ በጁስ መልካ አዘጋጅቼ በዳቦ መመገብ እወዳለሁ። እና እነዚህን አትክልቶች። እና አትክልት አትክልት ወስጥ ጎመን ቆስጣ እነዚህን አትኩልቶች እወዳለሁ። ቆስጥና ጎመን በይበልጥ እጠቀማለሁ በተለይ ሀበሻ ጎመንን በደንብ እጠቀማለሁ። ቃሪያ እነዚህን አትክልቶች በደንብ እጠቀማለሁኝ።

አዎ በፍም ማብሰል አውቃለሁ በፍን የሚደሰሉ ነገሮችን በፍን አበስላለሁ። ማለትም ቀደል ያሉ ነገሮችን በተለይ ስጋ መጥበስ ዳቦ መጋገር እነዚህን የመሳሰሉ ነገሮችን በፍም አበስላለሁ። የማብስላቸው በብረድስት ወይም ደግሞ ከፍሙ ላይ በማስቀመጥ ማብሰል አውቃለሁ እችላለሁ። ይሄም ሲባል ያው በፍም የበሰሉ ነገሮች በጣም የሚ ጣፋጭነት አላቸው ጥራትም አላቸው ይጣፍጣሉ። ይሄንን ለመጠቀም በተለይ ዳቦ ነገርን አብዛኛውን በፍም ላይ ነው ማብሰል በጣም ጥሩ ነው። ማለትም ለ ጥራትም ሆነ ለ ይዘቱን በጣም ጥሩ በሆነ መንገድ ለማግኘት ጥላት እንደጠበቀ ወይም ደግሞ ኳሊቲውን እንደጠበቀ እንዲገኝ ያደርጋል።

አሁን ጾም እጾማለሁ። ጾም የተለያዩ የጾም አይነቶች አሉ። በአመት ውስጥ የተለያዩ የጾም አይነቶች አሉ ቢያንስ ወደ አራት አምስት የጾም አይነቶች አሉ። ጾሞችን እጾማለሁ። ሃይማኖቴም ያው ስለሚያስገድደኝ ጾሞችን እጾማለሁ። ስጾም ከሚበሉና ከሚጠጡ ነገሮች። ራሴን ጠብቄ ጾም እጾማለሁ። በተለይ አብይ ጾሞችን ፍስለታ ጾም። የሐዋርያት ጾሞች አሉ። እነዚህን ጾሞች አርብ እሮብ እነዚህ የመሳሰሉ ጾሞችን። አብዛኛውን ጾም እጾማለሁ።

ኮኮቦችን መመልከት በጣም እወዳለሁ በጣም ከምወዳቸው ነገሮች እና ከማደንቃቸው ነገሮች ከዋክቦቶችን መመልከት በጣም ደስ ይለኛል። በተለይ ጥቢ ጥቢ አካባቢ ያለው እንትን ላይ በጣም ደስ ይለኛል። እነዚህ በተለይ ወደ መስከረም ጥቅምት አካባቢ። ጊዜ እና ወራት በጣም የምወደው ወራትንም ነው ከዚያ ጋር ተያይዞ ኮኮቦችን ያለ ከዋክብቶችን መመልከት በጣም ቁጭ ብሎ መመልከት ማየት ሚያስደስተኝ ነገር እና በጣም ምወዳቸው ነገሮች ናቸው። አብዛኛውን በዚህ ወቅቶች ላይ ቁጭ ብዬ ቁጭ ብዬ መመልከት አ አዘውትሬ እመለከታለሁ። እወዳችዋለሁ አያለሁ። በዚህም እራሴን አዝናናለሁ ደስ ይለኛል። ተፈጥሮ ብዙ ተፈጥሮን ለማየት እግዚአብሔር በጣም ደስ ከሚል ነገር አንዱ ነው

የቤት ውስጥ አልዘመርም ግን ያ አንዳንዴ አንዳንድ ቀን ብቻ መዝሙሮችን ልዘምር እችላለሁ። እንጂ እኔ ሁሌም መታጠቢያ ውስጥ ሁኜ መዝሙሮችን አልዘመርም። ግን ያው መታጠቢያ ውስጥ ሁኜ በ ሞባይሌ የተለያዩ መዝሙሮችን አዳምጣለሁ። እንጂ እኔ ግን ብዙ ጊዜ በራሴ ብዙ ጊዜ አልዘምርም። ማዳመጥ ግን አዳምጣለሁ።

አዎ ስራዬ አድካሚ ነው አብዛኛውን ጊዜ የምስራው ስራ እ ክፍሉ ትንሽ ከበድ ያለ ስለሆነ አድካሚ ነው። ማለትም ቢሮ ቁጭ ብዬ ወይም ስራ ስራ ቦታ ላይ ሙሉውን ቀን ስራ ላይ እውላለሁ ከዛም ወደ ቤቴ ይዤ መጥቼ ኮምፒውተር ላይ የሰራዋቸውን ስራዎች ማታ ላይ መረጃዎችን አጠናክራለሁ። ሌላውበት በሌላው ጊዜ ደግሞ ፊልድ እወጣለሁ። ለድጋፍ እና ከትትል ወደ ታች እስከ ቀበሌ ድረስ በመውጣት ድጋፍ ስለማደርግ ስራዬ ያለው ስራዬ ትንሽ አድካሚ ነው። ግን አድካም ቢሆንም ውጤታማ ለማድረግ ስራዎችን ትኩረት ሰጥቼ እሰራለሁ። እናም ያው አድካሚ ቢሆን ውጤቱ ለህዝብ አገልግሎት እስከሆነ ድረስ ብዙ አድካሚነቱን አይታወቀኝም ድካሜም ቢሆንም ውጤታማ ነኝ። በተለይ እናቶችና ህፃናት ትኩረት ሰጥቼ ስለምሰራ ያለው አፈጻጸም

አዎ የድሮ ፎቶዎችን እይዛለው እንደ መረጃም እጠቀማቸዋለሁ የድሮ የነበረኝን ሁኔታ ለማወቅ ይጠቅሙኛል። ስለዚህ የድሮ ፎቶዎችን የነበ የመጀመሪያ እና የአሁኔን አነጻጽሬ እይዛለሁ እና ያው የድሮ ፎቶዎች እና ከአሁኑ ፎቶዎች ላይ ያለኝ ልዩነት ለማወቅ የድሮ ፎቶዎች አሉኝ ይዣለሁ

በመስመር ላይ አንዳንድ ነገሮችን አይቼ የምማራቸው ነገሮች አሉ። ማለት ክፉም ሆነ መጥፎ ደግም ሆነ። አስተማሪ ነገሮችን በማየት እማራለሁ። ጥሩ ነገሮችን ከማያቸው ጥሩ ነገሮች ልምድ ወስጄ እማራለሁ። መጥፎ ነገሮችን ደግሞ ከእነዚያ መጥፎ ነገሮች ራሴን እንድጠብቅ እማራለሁ። ማለት ያው በመስመር ላይ አንዳንድ ጥሩ ሰዎች ጥሩ ነገር በጎ አድራጎት ሲሰሩ አያለሁ። አንዳንድ መጥፎ ሰዎች ደግሞ መጥፎ ነገር ለሰዎች ሲያደርጉ። በማየት በመስመር ላይ ብዙ ነገር መማር እችላለሁ። እማራለሁም ከዚያ በመነሳት። ራሴን እንደ ብዙ ነገር ማስተካከል የምወስዳቸውን ነገሮች በመውሰድ ላስተካክል እችላለሁ።